በዚህ ቅዳሜና እሁድ ያን ያህል የተለየ ነገር ለማድረግ አላሰብኩም። ግን ያው ላደርግ ያሰብኩት ምንድነው? ሁሌ እንደማደርገው ራሴን ለመጠበቅ እሞክራለሁ። ለምሳሌ ፀጉሬን እታጠባለሁ፣ የሚቀባቡ ነገሮችን እቀባለሁ፣ የተለያዩ ለምሳሌ እንቁላል አቮካዶ እና የመሳሰሉ ነገሮችን ፀጉሬ ላይ ተቀብቼ ለአስር ደቂቃ ያህል አቆይቼ እታጠበዋለሁ። ሌላ ደግሞ ያው ቅዳሜም ስለሆነ ጫማዎቼን ልብሶቼን በሙሉ አጣጥባለሁ። እንዲሁም ደግሞ ክላሴን ክፍሌን እንትን እላለሁ አጸዳለሁ። እንዲሁም ደግሞ ከቤተሰቦቼ ጋር ጥሩ ጊዜ አሳልፋለሁ። እና ያው ጥሩ ጊዜ ለማሳለፍ የተለያዩ ነገሮችን እሰራለሁ ጣፋጭ ነገሮችን ኬክ እሰራለሁ። እንዲሁም ደግሞ ኩኪሶችን ምናምን ሰርቼ ከቤተሰቦቼ ጋር አሪፍ ታይም እንዲኖረኝ አሪፍ ጊዜ እንዲኖረኝ እንትን እላለሁ ሰራርቼ ምናምን አቀራርባለሁ እናት አባቴ ደስ እንዲላቸው እጣን አጭሼ እነሱን ደስ እንዲላቸው እንትን ፏ አደርጋችኋለሁ። እና የዚህኛው ቅዳሜና እሁድ እንደዛ ነው ያሰብኩትኝ ለማድረግ። ሌላ ደግሞ ያው የጀመርኩት የኦንላይን እንትን አለ ትምህርት አለ እሱን ትምህርት ለመጨረስ ነው የምሞክረው። እሱም ደግሞ የእንትን ነው ድህረ ገጽ የድህረ ገጽ ትምህርት እየተማርኩ ነው። እና እሱን ትምህርት እንትን ለማለት ለመጨረስ እሞክራለሁ ይሄንን ሳምንት ማለት ነው ቅዳሜና እሁድ እነሱን ለመጨረስ እሞክራለሁ። በተረፈ ሌላ የተለየ ነገር አላደርግም። ያው የተረፈኝ ሰዓት ካለ ለጓደኛዬም ኬክ እሰራላታለሁ ብዬ አስቤያለሁ። እሷም አዛኛለች ማለት ያው ስራዬ ኬክ ጎንለጎን በትርፍ ሰዓቴ ኬክ እሰራለሁ እና ለሷ ስሪልኝ ስላለችኝ ለሷም ይዤላት ለመሄድ አስቤያለሁ። እና ጊዜው ከበቃኝ ለሷም እንደዚሁ ኬክ ሰርቼላት እሰጣታለሁ በዛው ቴስት ትቀምሰዋለች። በተጨማሪ ደግሞ ከእነዚህ ውጪ ሌላ ለማድረግ ያሰብኩት ነገር የኬክ እንትኖችን ምን ምን መስራት እንዳለብኝ የነሱን ፎርሙላ አወጣለሁ። ቀመር አወጣለሁ እና እሰራለሁ ብዬ አስቤያለሁ። እሱን ሌላ ግን የተለየ ነገር ለመስራት አላሰብኩም። ግን ከዚህ ሁሉ ጊዜ በኋላ ደግሞ የሚተርፈኝ አይነት ከሆነ እህቶቼን ሄጄ ለመጠየቅ ማለት በጣም ቆይቷል ከተገናኘን እህት ወንድሞቼ ላይክ አግብተዋል ስለዚህ እኔ እነሱን ሄጄ ለመጠየቅ አስቤያለሁ። እና ደግሞ ሄጄም ከእነሱ ጋር ጥሩ ጊዜ አሳልፋለሁ ብዬ አስቤያለሁ። ከዚህ ሁሉ ውጪ ግን ይመስለኛል በቂ ናቸው። እነዚህ ራሱ ግን ያው ከዚህም ሌላ ደግሞ ካለ በሌላ ቀን አሁን ላደርገው የምችለው ከጓደኞቼ ጋር ጥሩ ጊዜ ማሳለፍ የሆነ ካፌ ተገናኝተን ከዛም በኋላ የሆነ ነገር አዘን የሚጠጣ ነገር አዘን ስለ ህይወታችን እያወራን ከእነሱ ጋር ጥሩ ታይም ማሳለፍ። እንደዚህም አስቤያለሁ ይሄንን ቅዳሜና እሁድ ግን ይሄንን ሁሉ በምን ታብቃቂያለሽ የሚለው ጥያቄ ውስጥ ይገባል። ማለት አሁን ለምሳሌ ቅዳሜ የተወሰኑትን እቅዶቼን ብጨርስ እሁድ ደግሞ ከግማሽ ግማሽ የሚያክለውን ደግሞ እቅዴን እሁድ ለመጨረስ አስቤያለሁ። እና እምመጨረስ ይመስለኛል እነዚህን አድርጌ እምጨረስ ይመስለኛል። አውቃለሁ ብዙ ነው ያቀድኩትኝ ግን እነዚህ ነገሮች ግን ለማድረግ እፈልጋለሁ እና ብጨርስም ደስ ይለኛል እና ለመጨረስም ነው እቅዴ። እና ያው ቅዳሜና እሁድ እሁድ መጨረሻ ሰዓት ላይ ለሚቀጥለው ሳምንት እቅድ አወጣለሁ። ምን ምን መስራት እንዳለብኝ እቅድ አወጣለሁ እና ይሄንን ነው ያሰብኩትኝ

የማስታውሰው መምህር ጥሩ መምህር በጣም ብዙ አለ። ማለት እኔ ድሮ ስማር። ከአንደኛ እስከ አስራ ሁለተኛ ክፍል ስማር በጣም ጥሩ ጥሩ አስተማሪዎች ገጥመውኛል። ያው በትምህርትም ደረጃ ስናየው ጎበዝ ተማሪ ነበርኩኝ። እና ሁሉም አስተማሪዎች እኔን ይደግፉኝ ነበረ። በምንም አይነት ሁኔታ ይደግፉኝ ነበረ። ያ ማለት ለምሳሌ አሁን እኔ እንትን ስል አንዷ አሁን ለምሳሌ ክፍል ውስጥ ስታስተምር። እኔን ትንሽ ተቆጣችኝ ለምሳሌ እና ያኔ ስትቆጣኝ እኔ በጣም ተናድጄ ምናምን አልሳተፍም ምንም አልልም ነበር። እና ያን ሰዓት ላይ ወታ ምናምን ጠርታኝ ምንድነው ችግሩ? እኔ እንደዚህ ስላልኩሽ ነው ምናምን ብላ። እንደ እንደ እናት ሆና አግባብታኝ ከዛም በኋላ ታርቀን። እኔን እንትን ያለችበት ሰዓት አለ። እና ይሄኛው ያው ዝም ብሎ ነገር ነው። ግን ለኔ ግን በዛ ሰዓት በጣም ደስ ብሎኝ ነበር። እና እሷን ከዛ በኋላ በጣም እወዳት ነበር አስተማሪዋን ማለት ነው። እንዲሁም ደግሞ ሌሎች አስተማሪዎችን ስናይ አሁን ያልገባኝ ነገር ቢኖር የሆነ ነገር ክፍል ውስጥ ማድረግ የሚፈልጉ ከሆነ። አንደኛ የሚያማክሩኝ እኔን ነው እንደዚህ ቢሆን እንደዛ ቢሆን የሚሉት እኔን ነው። እንደ ጎበዝ ተማሪም ደግሞ ማበረታቻ ነገር እንትን ይሉኛል ይሰጡኛል። አሁን ለምሳሌ ከሁሉም ክፍሎች ውስጥ በደረጃ ስወጣ ያኔ ማበረታቻ ሽልማቶችን ዳይሬክተራችን ሰጥቶናል። እና እሳቸውም እንደ መምህርነት እሳቸውንም በጣም ነበረ ማከብራቸውን የምወዳቸው እና ሌሎች አስተማሪዎችን በቃ ይቅለለዱኛል። እና እነዚህ እነዚህ እንትኖች ጊዜያቶች ለኔ ጥሩ ጊዜያቶች ነበሩና። ሁሉንም አስተማሪዎቼን በጣም እወዳችኋለሁ። ለምሳሌ አሁን እኔ አሁን ዩኒቨርሲቲ ጨርሻለሁ ተመርቄ ምናምን ጨርሻለሁ። ነገር ግን አሁን እስካሁን ድረስ ራሱ ልጅ ሆኜ ማስታወሳቸው መምህሮች አሉ። ለምሳሌ መምህር መሃሪ ፋሲካ ቦንቱ ማለት በቃ ከአእምሮዬ ራሱ አይጠፉም ስማቸው ማለት ነው። እና እነዚህም በጣም ነበር የምወዳቸው ሳአዳ የምትባል ነበረች ውብ አለም ነበረች። እና በጣም ብዙ ናቸው ብጠቅሳቸው ማለትነው። እና እስካሁንም ድረስ መርሳት አልቻልኩም። አልቻልኩምና ይሄ የሚያሳየው ምንድነው? በጣም እንደማከብራቸው እንደምወዳቸው ነው የሚያሳየው። ሌላ በሌላ በኩል ደግሞ ከመጣን ወደ ዩኒቨርሲቲ እስከተቀላቀልኩ በኋላ ደግሞ አሁን ለምሳሌ ያስተማረኝ አስተማሪ አለ ለምሳሌ አሁን እሱን አስተማሪ እንዴት ነው የምወደው ነው የምወድበት ምክንያት ምንድነው? ከሌሎች ተማሪዎች ማንንም ከማንንም ሳያበላልጥ ሁሉንም በእኩል ደረጃ ነው የሚያየው። እንዲሁም ደግሞ ሁሉንም በስራ ነው ጀጅ የሚያደርገው። ማለት በስራ በሰራንበት ልክ ነው እንትን የሚለን የሚመዝነን። እንጂ ያን ያህል እንትን አይልም። አይቆጣምም ወይም ደግሞ ማለት በቃ ነገራቶችን የሚያየው በእኩልነት ነው። እንዲህ አንድ ሰው ወይ እንትን ስላለ። አንድ ሰው ጥሩ ነገር ስላደረገ ለሱ ስላደረገለት ወደ እሱ አይሳብም ወይም የሚያጥፉ ነገር ስላደረገ ያንን ልጅ አይተውም። ምንድነው ሁሉንም በስራው ነው የሚያየው። ሌላ ደግሞ ማርክ ሲሰጥ ምን ሲል ለሁሉም በእኩልነት እያየ ነው የሚሰጠው። እና ምንም ስለማያዳላ እሱ አስተማሪ ራሱ ይመቸኛል። ሌላው ያው ማስታወሳቸው ግን በብዛት ከዩኒቨርሲቲ ይልቅ ድሮ ድሮ እንትን ላይ ከአንድ እስከ ስምንት ወይም ከስምንት እስከ አስራ ሁለት ባለሁበት ጊዜ ያስተማሩኝ አስተማሪዎች ናቸው። ሞር ለኔ በጣም እንትን ሰጥተውኛል ብዬ የማስበው። ለኔ የሆነ ቦታ አላቸው ብዬ የማስባቸው እነሱን አስተማሪዎች ነው። ምክንያቱም በጣም ብዙ ነገር አስታውሳለሁ ከእነሱ ጋር በጣም ብዙ አይነት ያደረግናቸው ነገሮች አሉ። እና ከእነሱ ጋር

ትራስ አዎ እጠቀማለሁ ማለት ያለ ትራስ እንዴት ልተኛ እችላለሁ እና ትራስ እጠቀማለሁ ግን ያው ጥያቄው ጥሩ ነው ለምን መሰላችሁ አሁን ትራስ አንዳንዴ ላልጠቀም እቺላለሁ ማለት አሁን እጠቀማለሁ ማለት እጠቀማለሁ አንዳንዴም ግን ላልጠቀም እችላለሁ ትራስ እንደዛ ማለቴ እኔ ይመቸኛል ያለ ራስም ብተኛም ምንም ማለት አይደለም አንዳንዴ እንደውም ትራሱ በጣም እንትን ሲለኝ ሲከነክነኝ ያለት ራስ ስተኛ ሚመቸኝ ቀን አለ እና ግን ትራስ እጠቀማለሁ እና ስንት ትራስ ትጠቀማለህ ለሚለው እኔ አንድ ትራስ ነው ምጠቀመው አሁን የተለያዩ ፊልሞች ላይ ምናምን ስናይ የሚጠቀሙት ትራስ የመአት ነው ብዙ ነው ማለት አሁን ለምሳሌ ትራሳቸው ራሱ የሆነ እንደ እንትን ነው ለስላሳ ትራስ ነው እነሱ የሚጠቀሙት ምናምን ነገር እና ፊልሙና አሁን ምንኖረው ህይወት በጣም የተለያየ ነው ግን ቢሆንም እኔ እጠቀማለው ትራስ እና ምጠቀመው ትራስ አንድ ትራስ ነው ነገር ግን አሁን ለስላሳ እንደነሱ ፊልም ላይ እንደማየው አይነት ለስላሳ ትራው ከሆነ ብዙ ብትጠቀምም ምንም አይመስለኝም አንድ አራት ወይ ምናምን አንዱን ለምሳሌ በጭንቅላቴ ብተኛበት አንዱን ላቅፈው እችላለሁ አንዱን እግሬ ስር ላረገው እችላለሁ አንዱን ከጀርቤ ላረገው እችላለሁ እና እንደዚህ እንደዚህ እየተጠቀምኩኝ ብዙ ትራሶችንም መደርደር እችላለሁ ግን ለጊዜው ግን ምጠቀመው እኔ አንድ ትራስ ነው እና ደግሞ ትራስ ያው በበዛ ቁጥር ያው እኛም ምቹ እየሆንን እንመጣለን ለጤናም ጥሩ ነው አሁን እኔ ብዙ የማህበራዊ ገጽ ላይ ሳይ ብዙዎቹ ብዙ ትራስ ሲጠቀሙ አያለው አሁን ለምሳሌ የጀርባ ህመም ያለበት ሰው ጀርባው ላይ ከጀርባው ትንሽ ዝቅ ብሎ አንድ ትራስ ቢያስገባ ከዛም በኋላ ደግሞ ወደ ጉልበቱ አካባቢ ጉልበት የሚያመው ሰው አንድ ትራስ አስገብቶ ቢተኛ አንገታችን ላይም እንደዚህ መገጣጠሚያችን ላይ እዛች ጋም አንድ ትራስ አስገብተን ብንተኛ በጣም የተሻለ ነው ለዛም ብዙ ትራስ መጠቀም ጥሩ ነው ያው እኔ አንድ ትራስ ብጠቀምም ማለት ነው አንዳንዴ ደግሞ እርጉዝ የሆኑ ደግሞ እንትኖች አሉ አይደለ ሴቶች አሉ እና እነሱ ደግሞ አሁን ለምሳሌ እርግዝናው እግራቸውን ግጥም እንዲያደርጉ ራሱ አይፈቅድላቸውም እና በመሃል እግራቸው ላይ ትራስ አድርገው ቢተኙ በቃ በጣም ምቾት አለው አንዱን ትራስ ደግሞ አንገታቸው ላይ ቢያስገቡ እሱ በጣም ምቾት አለው ስለዚህ አንድ ሁለት ሶስት ትራስ ቢጠቀሙ እነሱ ራሱ አንዱን ከጀርባቸው አንዱን አንገታቸው ላይ አንዱን እግራቸው ስር እንደዛ ቢጠቀሙ በጣም ናይስ አሪፍ ነው። አሁን ለምሳሌ እኔን ካያችሁኝ አንዳንዴ ግን ከአንድ ትራስም በላይ ልጠቀም እችላለሁ። አሁን አንዳንዴ እንዳልኳችሁ አንገቴ ላይ ላደርግ እችላለሁ ግን ደግሞ አንዳንዴ ሲለኝ እግሬ ላይም አድርጌ የምተኛበት ጊዜ አለ ስለዚህ ከአንድ በላይ ትራስ ልጠቀም እችላለሁ። እና ትራስ ያው ለጊዜው ግን በቀን ተቀን ህይወቴ አንድ ትራስ ነው በብዛት የምጠቀመው እሱም ደግሞ እንትን ነው ከላይ ማለብሰው ለስለስ ያለ ነገር ነው ምክንያቱም አንደኛ ፀጉሬን እንትን እንዳይለኝ እንዳይነጫጨኝ ምናምን ያው እንትን ማለት ስለሚኖር ስንተኛ አሁን መተሻሸት ይኖራል ያኔ ፀጉራችን ሊረግፍ ይችላል ሊሰባበር ይችላል ነገር ግን ትራሱ ለስለስ ያለ ከሆነ ጨርቁ የትራስ ጨርቁ ለስለስ ያለ ከሆነ ፀጉራችንም ቶሎ አይሰባበርም ለዛ ይጠቅመዋል ሌላ ደግሞ ከዛ ዉጪ ደግሞ አሁን ፊት ፊት ላይ ራሱ የተለያየ አይነት ቡግር ያመጣል እና እነዚህ ቡግሮች እንዳይመጡ ለስለስ ያለ ትራስ ብንጠቀምም አሪፍ ነው ለዚህ እኔ ለስለስ ያለ የትራስ ጨርቅ ነው የምጠቀመው አንዴ ትራስ ነው የምትጠቀመው እና ለኔ በጣም ምቹ ነው ይሄኛውን መጠቀሜ ሌላው ደግሞ ከዚህ ውጪ ግን በሳምንት አንዴ የትራስ ጨርቄን ልቀይረው እችላለሁ ያው በቀን በቀን ማጠቡም እኔ ይሰለቸኛል ለዛ በቀን በቀን አልቀይርም ነገር ግን በሳምንት አንዴ እቀይረዋለሁ ትራሱንም የውስጡን አጥበዋለሁ አንድ ትራስ ነው ያለኝ ግን እሱን በሳምንት አንዴ አጥበዋለሁ ከዛ በቃ ንጹህ ንጹህ የሆነ ትራስ ይኖረኛል ማለስ

ሻማ ማብራት ያን ያህል አልወድም ማለት። ሻማ ማብራት ምንም ጥቅም አለው ብዬ አላስብም አሁን አንዳንድ ሰው ለምሳሌ ሻማን ለምንድነው የሚያበራው? አሁን እኔ ለምሳሌ ሻማ የማበራው መችመች ነው መብራት ሲጠፋ ማታ ማታ ላበራ እችላለሁ። ነገር ግን አሁን መብራት ካለ እና ደግሞ ሻማ የማያስፈልግበት አይነት ሰዓት ከሆነ ሻማ ማብራት አልወድም። ማለት ለኔ አልጠላምም አልወድምም ብንለው እንደውም የተሻለ ነው መሰለኝ። ምክንያቱም አንደኛ ከብር አንፃር ስናየው ብር ማጥፋት ነው ሻማ ዝም ብሎ አብርቶ መቆየት። ሁለተኛ ነገር ደግሞ ማብራቱ ራሱ የሆነ ምንም ትርጉም አይሰጠኝም እና ሻማ ማብራት ብዙም አይደለሁም። አልወድምም እወዳለሁምም የምለው ነገር አይደለም። ነገር ግን መብራት ከጠፋ ያው ኢትዮጵያ ውስጥ ደግሞ የመብራት መብራት አብዛኛውን ጊዜ ይጠፋል ማታ ማታ እና ያኔ ስለሚጠቅም እጠቀመዋለሁ መብራት መብራት ለ ሲጠፋ ሲጠፋ ማለት ነው። ሌላ ደግሞ ከእምነት አኳያ ደግሞ ከመጣን ደግሞ አብዛኞቹ ክርስቲያኖች ሻማ አብርተው ይጸልያሉ። እና ለጸሎት ያኔ ስለሚያበሩ ያኔ ምናልባት ሊጠቅማቸው ይችላል እኔ ግን ሙስሊም ስለሆንኩኝ እንደዚህ አይነት አጋጣሚዎች ስለሌሉ አልጠቀምም። ሌላው ደግሞ ያው ሻማን ምን ልናበራ ምንችለው? መቼ ነው? ለምሳሌ አሁን ከፍቅረኛችን ጋር ከሆንን እንትን ለማለት እነሱን እንትን ለማድረግ ሰርፕራይዝ ለማድረግ ከፈለግን ልንጠቀመው እንችላለን እንጂ እንጂ እንትን አንልም ሻማን አናበራም ያኔ ያኔ ግን ልንጠቀመው እንችላለን ነው። ሌላ ሻማን የማበራው ያን ያህል በቃ እኔ አልጠቀምም ብቻ ሻማን ማለት ነው የምትጠቀም አይነት ሰው አይደለሁም ሻማን። ሌላ ደግሞ ሻማ ሻማ እንደውም ሻማ ዝም ብሎ አብርቶ መተኛት ሁላ ጉዳት አለው ብዬ ነው የማስበው ለምን መሰላችሁ? አሁን ለምሳሌ እኛ ጎሮቤት ማለት ነው ማብራት ሄዶ መብራት ሄዶ ነበር እና ያን ሰዓት ከልጆቿ ጋር ሻማውን አብረታ ዝም ብላ ተኝተው ነበር። ከዛ ይሄ ሻማ ምን ያደርጋል መጋረጃውን መጀመሪያ ይይዘዋል? እሳቱ ማለት ነው የሻማው እንትን እሳት ቀስ እያለ መጋረጃውን ያዘው ከዛ መጋረጃውን ይዞት መጋረጃው ተቀጣጠለ ምናምን ነገር እስከዛ ድረስ አልነቁም እነሱ ማለት ነው ከዛም በኋላ በኋላ ላይ ከተፋፋመ በኋላ እሳቱ ይነቃሉ። እና ያኔ ወደ በሩ ጋር ማለፊያ ምናምን አልነበረም። እና ያኔ ሴትየዋን ፊቷን እንትን ጠበሳትም እንትኑ እሳቱ ማለት ነው እና ልጆቹ እንደምንም ወጡ። እሷ ግን ፊቷ ምናምን ተበላሸና ያን ሰዓት አሁን እንትን የተሰራችው ፊቷን እንትን ተሰራች ፕላስቲክ በፕላስቲክ ሰርጀሪ ተሰራች ከዛም በኋላ እንትን አለች። ዳነች እና ምንድነው ጉዳት አለው አሁን ዝም ብሎ አብርቶ ሻማ መተው ራሱ ጉዳት አለው ብዬ ነው የማስበው። እና ለዛ እኔ ያን ያህል ሻማን የማብራት ፍቅሩ የለኝም ነገር ግን ባስፈለገኝ ሰዓት አብርቼ አጠፋዋለሁ። እና ደግሞ አንዳንድ እንዳልኩህ አሁን ለምሳሌ አንዳንድን ሰው ድንገት በቃ ደስ እንዲለው ምናምን ከፈለኩኝ በሻማ በደንብ አድርጌ ቅርጽ ሰርቼ ለምሳሌ አሁን የልብ ቅርጽ በሻማ ሰርቼ ሊሆን ይችላል። ወይ ደግሞ ሻማ አብርቼ ከዛም በኋላ የተለያየ ከለር ወረቀቶችን ከላይ ላይ ሳደርግበት ለክፍሉ የሆነ ክፍል ላይ ካስቀመጥኩት ክፍሉ የዛን ከለር ይይዝልኝና የሚያምር ከለር ይሰጠኛል ለዛ ያን ያን ሰዓት ላበራው እችላለሁ። ነገር ግን በአጠቃላይ ካየነው ግን ሻማ ማብራት ዝም ብሎ ማብራት ጥቅም ጥቅም አይታየኝም ለዛ ያን ያህል ሻማ ማብራት የምወድ ሰው አይደለሁም። ነገር ግን ደግሞ ሻማ ማብራት ደግሞ የምጠላ ሰውም አይደለሁም። እና ወይ ስለ ሻማ እኔ እንደዚህ ብዬ ነው ልል የምችለው ሌላ ግን የተለየ እንትን አለው ብዬ አላስብም ጥቅም አለው ብዬ አላስብም። አሁን አንዳንድ ሆቴሎች ሻማን አሁን ለምሳሌ ዝም ብሎ ማታ ማታ እራት ምናምን ሲበላ ሻማ ደርድረው ለውበት ሊጠቀሙት ይችላሉ። ያኔ አስፈላጊ ከሆነ ሲበራ ጥሩ ነው። ነገር ግን እንደዚህ አስፈላጊ ካልሆነ ግን ለምን ብዬ አበረዋለሁ? ማለት ለኔም ኪሳራን አንደኛ ከዋጋ አንፃር ስናየው

የምሳ እረፍቴ ወደ አንድ ሰዓት ያህል አርፋለሁ ማለት ከስንት ሰዓት እስከ ሰባት ሰዓት እስከ ስምንት ሰዓት ድረስ። የምሳ እረፍቴ ነው አንዳንዴም ደግሞ ከስድስት ሰዓት ተኩል እስከ ስምንት ሰዓት ድረስ። ማርፍበት ጊዜ አለ። አርብ አርብ በሚሆንበት ሰዓት ደግሞ መስጊድ ስለሚሄድ። አምስት ተኩል ነው የሚዘጋው። ከዛም በኋላ ሰባት ሰዓት የምገባበት ሰዓት አለ። ስለዚህ ከፍተኛው ማርፋው ለአንድ ሰዓት ተኩል ያህል ነው። ለአንድ ሰዓት ተኩል ያህል የምሳ እረፍት ይኖረኛል። እና በዚህ የምሳ እረፍት ጊዜ አንዳንዴ ያው መስጊድ ከሄድኩኝ መስጊድ ሄጄ እሰግዳለሁ። ወይ እዛው ቢሮ ውስጥ ከሆንኩኝ ቢሮ እዛው ሰግድና ምሳዬን እበላለሁ። ከዛ ባለችኝ ትርፍ ጊዜ ደግሞ ቡና ምናምን ካለ ቡና እጠጣለሁ። ከዛ እሱንም ከጠጣሁ በኋላ ከጓደኞቼ ጋር ምናምን እናወራለን እንጫወታለን። ብዙ ነገር እንሳሳቃለን። ከዛም በኋላ ያው አሁንም ትርፍ ሰዓት ካለኝ ያልጨራረስኩት ስራ ካለ ምናልባት እነሱን ለመጨራረስ ነው የምሄደው። ከዛ እነሱን እንጨራረሳለን። ከዚህ ውጪ ሌላ የማደርገው ነገር እምብዛም የለምና እነዚህ ነገሮች ነው በብዛት የማደርገው። ሌላ ደግሞ ያው የምሳ እረፍት እነዚህ ናቸው በብዛት እንጂ። አንዳንዴ ግን የምሳ እረፍቴ የሚያንስበት ጊዜ ይኖራል። አሁን በጣም የምንጨናነቅበት ሰዓት እና የምንሰራበት ስራ በጣም የሚወጥረን ሰዓት ይኖራል እና ያኔ ለምሳ ሰዓት ራሱ በጣም ትንሽ ሰዓት ነው የሚሰጠን። እስከ ተኩል ሰዓት ሰላሳ ደቂቃ ምናምን ብቻ የሚሰጠን ሰዓት አለ። እና በጣም የሚያጥርበት ጊዜ አለ። ግን አብዛኛውን ጊዜ አንድ ሰዓት ተኩል ያህል አንድ ሰዓት ከሰላሳ ደቂቃ ያህል እናርፋለን። እና ያው እሱ ጥሩ ነው ብዬ ነው የማስበው። ከዛ ውጪ ግን ያው የምሳ እረፍት ላይ ሌላ ምንም ሊደረግ የሚችል ነገር የለም። እና ደግሞ ቢበዛ ራሱ አሁን ለምሳሌ አምስት ሰዓት ምናምን ቢሰጠን ራሱ ጥሩ ነው ብዬ አላስብም። አግባብ ነው ብዬ አላስብም ምክንያቱም በዛ ሰዓት ምን ልናደርግ እንችላለን? ከዛ ሁሉ ሰዓት ላይ ማለት ምንም ሊደረግ አይችልም። ስለዚህ የምሳ እረፍታችን አንድ ሰዓት ተኩል ነው። በቃ ቢበዛ አንድ ሰዓት ተኩል ቢያንስ ሰላሳ ደቂቃ እንደዛ ያህል ወይም ተኩል ሰዓት ያህል ነው ሊሰጠን የሚችለው። ሌላ ነገር የለም። ሌላ የምሳ እረፍት ላይ አንዳንዴ እኔ በጣም በቃ የምጓጓበት ሰዓት አለ ምሳረፍት እስከሚሆን። ምክንያቱም በቃ በጣም ስራ ሊያጨናንቀን ይችላል። ምናምን እና ያኔ በጣም ስጨናነቅ ወይ በጣም በቃ ስራ ሲበዛብኝ እረፍቱ ነው የሚታየኝ እና እረፍቱ ደግሞ ያለው ደግሞ ምሳ ሰዓት ላይ ብቻ ነው። ስለዚህ እረፍት በጣም እፈልጋለሁ የምፈልግበት ሰዓት ላይ በዚያ ሰዓት ሲመጣልኝ አርፋለሁ። እና ያ ያ ያ ደስ ይለኛል። ሌላ ደግሞ የምሳ እረፍት ላይ ሌላ ደስ የሚለኝ ነገር ያው የተለያዩ የመዝናኛ ነገሮችን ላይበስ እችላለሁ። ለምሳሌ እነዚህ ሶሻል የማህበራዊ ድረ ገጾችን አይበታለሁ። ማለት ማህበራዊ ገጾችን አይበታለሁ ማለት። የተለያየ አይነት እንትኖች አሉ። አሁን ቲክቶክ አለ ዩቲዩብ አለ። እነዚህ ነገሮች አሉ እና እነሱን እነሱን አይበታል። በምሳ ሰዓቴ ሌላ ግን በምሳ ሰዓት የተለየ ነገር አላደርግም። ያው አንድ ሰዓት ከተኩል ደቂቃ የሚያህል አርፍና ወይ ደግሞ እንቅልፌን ከመጣ እንቅልፌንም ልተኛበት እችላለሁ። በዛ ሰዓት ላይ ብዙ ነገሮችን ላደርግ እችላለሁ። እና ያው የምሳ የምሳ እረፍቴ ቢበዛ ቢበዛ አንድ ሰዓት ተኩል ያህል ነው። ቢያንስ ቢያንስ ግማሽ ደቂቃ ነው። ያው የግማሽ ደቂቃ የሚሆንበት ሰዓትም ምክንያቱን ተናግሬያለሁ። እና ለዛ ነው እንጂ ያን ያህል እንትን የለም። ሌላ በምሳ ሰዓት ሰዓት አብዛኛውን ጊዜ አይምሮአችን ማረፍ አለበት። እና ደግሞ ይሄ እንትን ጉልበት ሊኖረን ይገባል ለቀጣይ ስራችን እና አንድ ሰው የምሳ ሰዓቱ ረዘም ነው ሊል የሚገባው ብዬ አስባለሁ። በጣም ያን ያህል የረዘም የተጋነነ ሳይሆን በመጠኑም ሆኖ ረዘም ያለ ሰዓት ሊሆን ይገባል ብዬ ነው የማምነው ማለት ነው። ሌላ ከዚህ ውጪ ምሳ ሰአቴን በብዙ ነገር ላሳልፉ አልችልም። ያው አጭር ሰዓትም ስለሆነ እና እነዚህ የምሳ ሰዓቴ ናቸው ማለት ነው።

ሹራም መስራት እኔ ብዙም አልችልም። ነገር ግን አሁን በዳንቴል ለሚሰፉ ነገሮች አሉ። ያው ሹራብ ባይሆኑ ግን አንዳንድ ነገሮችን በዳንቴ ለምንሰፋቸው ነገሮች አሉ። ሹራብ ሹራብ አይደለም ግን የምንሰፋው ማለት ነው። እና በዳንቴ ለምንሰፋቸው አሁን ለምሳሌ የወንበር ጨርቅ የትራስ ጨርቅ እንዲሁም ደግሞ አንዳንድ ለምሳሌ አሁን ድፎ ለዘመድ ጥየቃ ምናምን ተይዞ ሲኬድ ከላይ ድፎ የሚሸፈንበት ነገር አለ እና እሱን ለመሸፈን የምጠቀማቸው የዳንቴል ውጤቶች ናቸው። እና ዳንቴሎቹን ሰፍቻቸው ነው መጠቀማቸው ማለት ነው። ነገር ግን ሹራብ ከተባለ አንዳንድ ድረ ገጾች ላይ ለምሳሌ እንዴት አሰፋፉን የሚያሳዩ አሉ እና እነሱ እነሱን ሜይቢ አይቼ መልመድ እችላለሁ ነገር ግን እኔ ከዚህ በፊት ሹራብ ሰፍቼ አላውቅም። እና ደግሞ ሹራብ መስፋት ያው አሁን አሁን ስናየው ማለት ነው በጣም ዋጋቸው ውድ ነው አሁን እንደዚህ የተሰፉ የእጅ ስራዎች በጣም ወድናቸው ምክንያቱም ከጊዜ አንፃር ስናያቸው ቢያንስ አንድ ሁለት ቀን ሶስት ቀን ሊፈጅ ይችላል። ነገር ግን ከጊዜ አንጻቸው ከጊዜ አንፃር ስናየው በጣም ብዙ ሰዓት ስለሚፈጁ እንትን ማለቱ ዋጋው መወደዱ ጥሩ ነው ሰዎችንም ያበረታታል ብዬ አስባለሁ። ምክንያቱም የልፋታቸውን ውጤት ማግኘት አለባቸው። ነገር ግን አሁን እንትን ስንል ግን ለሌላው ለገዢው በገዢው ቦታ ሆነን ስናየው ግን ከተወደደብን ላይገዛ ይችላል። የተለያዩ ፋብሪካዎች የሚያመርቱትን ምርቶች የመጠቀም እድሉ ካለ እና ደግሞ የእነሱ ዋጋ የሚቀንስ ከሆነ ሰው ወደዛ እሱን መግዛቱም አይቀርም። ስለዚህ ሹራም መስፋት እኔ አልችልም ነገር ግን እነሱን ለማበረታታት ስል ልገዛ እችላለሁ። እና አንዳንዴም ደግሞ ስራቸው በጣም ደሳስ የሚል ስራ ይሰራሉ አሁን ሹራብ የሚሰፉ ሰዎች ማለት ነው በጣም የሚያማምሩ ሹራቦችን የሚሰሩ አሉ። እና እነሱ እነሱን ብገዛ ደስ ይለኛል እና እኔ ራሴ ብለምድ ደስ ይለኛል ምክንያቱም በትርፍ ሰዓቴ እንደ እንደ መዝናኛ ቁጭ ብዬ ብሰራው ጊዜ ካለኝ ማለት ነው ያው ሌላ ስራ እሰራለሁ። ለዛ ጊዜ ካለኝ እሱን ብለምድና ብሰራ ደስ ይለኛል። ነገር ግን አሁን አሁን ላይ እኔ ሹራብ ሰፍቼ አላውቅም። ነገር ግን የተለያዩ የዳንቴል ውጤቶችን ሰርቼ አውቃለሁ እና በዚህ እይታ ነው ላየው የምችለው ሹራብ መስፋትን ማለት ነው። መስፋት ትችያለሽ ወይ? ለሚለው ጥያቄ ማለት ነው፤ ሌላ ደግሞ ሹራብ ሹራብ ብቻ ሳይሆን አሁን ለምሳሌ ቀሚሶች ጉርዶች ምናምን ራሱ በዚህ በዳንቴል መሰፋት የሚችሉ ነገሮች ናቸው። እና ደግሞ ማለት ነው አሁን ይሄ ሹራብ የሚሰፋበት ነገር እንትን ነው። እንትኑን ስናየው የሚጠቀሙት ግብአቶችን ስናያቸው ከኖርማል ዳንቴል ከምንሰፋበት ክር የተለየ ነው፤። ማለትም አሁን የሹራቦቹ እንትናቸው ጥራታቸውን ምናምን ስናየው ትንሽ ወፈር ያሉ ክሮች ምናምን እንደዛ ነው የሚጠቀሙት ሳይሳይ ማለት ነው። እና ይሄ ይሄ ነገር አይቻለሁ ሌላ ደግሞ ኪሮሹን ስናየው እሱ ራሱ ተለቅ ይላል ከኖርማል ዳንቴል ለቤት ከምንሰፋበት ኪሮሽ አንፃር ስናየው ተለቅ ይላል። እና እነሱ ነገሮች ይለያሉ፤። እኔ ሳየው ማለት ነው ሌላ ደግሞ አሰፋፉን ስናየው አሁን ይሄ እጅ አካባቢ ሲሰፉ መጀመሪያ ነጣጥለው ይሰፉና መጀመሪያ አንድ እጁን ከዛ ሌላኛ እጁን ከዛም በኋላ የሌላኛውን ፓርት የሌላኛውን ክፍል ይሰፋሉ እና ከዛም እንደዚህ ነጣጥሎ ከሰፉ በኋላ ነው የሚያገጣጥሙት እሱን እሱንም አስተውያለሁ እና ያው ለመልመድ ያን ያህል የሚከብድ አይነት ነገር አይደለም ብዬ ነው የማስበው። ምክንያቱም ከዚህ በፊትም በሌላ ክር እና ዳንቴል ክር እና ኪሮዎች ተጠቅሜ ሌላ አይነት ነገሮችን ሰርቼ ስለማውቅ ማለት እንዳልኩት የአልጋ ልብስ እድፎ መሸፈኛ የሚሆኑ የወንበር የሶፋ ጨርቆች እነዚህ እነዚህ ነገሮችን በዳንቴል ሰርቼ አውቃለሁ እና በጣም የሚያማምሩ ስራዎችን ሰርቼ አውቃለሁ። ነገር ግን ይሄኛውን እንትን በሹራብ ሞክሬ አላውቅም ግን ለመልመድ እችላለሁ